የማስታውሰው ልዩ በዓል እንግዲህ ከጾም በኋላ አሁን በዋናነት ጾም ላይ ሆነን ጾም ከተጨረስን በኋላ ጾም ሲጠናቀቅ ከዛ በኋላ የምናገኘው እንግዲህ ይሄ የማስታውሰው ልዩ በዓል ነው። ማለት ነው። ስለዚህ እሱ ከጾም በኋላ። እንግዲህ ሌላ ከሁለት ወር ከአስር ቀን በኋላ ሌላ በዓል ኤድል አረፋ የሚባል አለ። ስለዚህ ደፊት የሚባል ደግሞ ጾም ይዘን አንድ ወር ስራ ሳቅር ወይም ሃያ ዘጠኝ ቀን ከጾምን በኋላ ይሄ የሚመጣ። እሱ ነው እንደዚህ እሱ ጾም ሰዓት ከተጨረሰ በኋላ የሚፈታው በዓል ኢደል ፊጥር ይባላል ማለት ነው። ስለዚህ የኢደል አል ፈጢር በዓል የማስታውሰው በዓል ነው ማለት ነው ያው አልረሳውም። ስለዚህ ብዙ ጊዜ የማስታውሰው ነው ማለት ነው